ትንኞቹ በአካባቢዎ አሉ? ለሚለው አዎ ትንኞቹ በአካባቢያችን ይገኛሉ። በተለይ ደግሞ ክረምት አካባቢ ውሃ በሚቋጥርበት ሰዓት አንዳንድ ጉድጓዶች ውሃ በሚቋጥሩበት ሰዓት። ትንኞቹ የመራባት አቅማቸው ከፍተኛ ስለሚሆን ትንኞች ይኖራሉ። በጋ አካባቢ ግን ምንም አይነት ትነኝ ነገር አይታይም።